"ፎቶ ማንሳት ትወዳለሁ ወይ?" የሚል ነገር አለ፤ እና ፎቶ ማንሳት አዎ በሚገባ እወዳለሁ። ያስደስተኛል የሚለውን ነገር ማንሳት እፈልጋለሁ እና ፎቶ ማንሳት በብዙ መልኩ ሚያስደስተኝ ነገር ነው በተለያየ መንገድ የተለያዩ ፎቶዎችን አነሳለሁ። እነዚህ ፎቶዎች የተለያዩ ጥቅም ላይ ይውላሉ። ፎቶ ማንሳት በጣም ነው የምወደው የሚለውን ነገር ማንሳት እንትን ማለት እፈልጋለሁ፤ እና ብዙ ጊዜ በስልኬ ካሜራ ነው የምጠቀመው አብዛኛው ጊዜ ምናልባት ከስንት አንዴ የላፕቶፕ ካሜራ ልጠቀም እችላለሁ እንጂ አብዛኛው ጊዜ በሚባል መልኩ የምጠቀመው የላፕቶ የስልኬን ካሜራ ነው የምጠቀመው ማለት ነው፤ እና ይሄ ካሜራ በጣም ብዙ ፎቶዎችን አንስቼበታለሁ ብዙ ማስታወሻዎችን አስቀርቼበታለሁ። ብዙ ማስታወሻ አንስቼያለሁ እና ከዛ አንፃር ስናየው በጣም ብዙ ፎቶዎችን አንስቼበታለሁ የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና በጣም ብዙ ፎቶዎችን አንስቻለሁ እነኚህ ፎቶዎች ደግሞ ማስታውሻ ናቸው። እንደሚታወቀው ፎቶ ትዝታ ነው ፎቶ ማስታውሻ ነው ፎቶ እያንዳንዱ ጊዜ የምናደርጋቸው ነገሮች ይኖራሉ እነኛ ፎቶዎች የምናነሳበት ሁኔታ ይኖራል እና ፎቶ በጣም ትሩስጤት ትዝታ ውስጥ አንዱ እንትን ነው ማለት እችላለሁ። ምክንያቱም ደግሞ ትወስታ ነው ትዘታ ነው የሚለውን ነገር ማንሳት እፈልጋለሁ በአንድ መልኩ ማለት ነው፤ እና በጣም ብዙ ፎቶዎችን የማንሳት እድሉ ነበረኝ እና ብዙ ፎቶዎችን አንስቻለሁ በተለያየ ቦታ የተለያየ አካባቢ ላይ የመሄድ እድሉ ነበረኝና እነኛ የምንሄድበት ቦታ ላይ ደግሞ ያው ማስታወሻ ብለን ከሰዎች ጋር ሊሆን ይችላል ዝም ብለን በሆነ አጋጣሚ ሊሆን ይችላል እና እነኛ ፎቶዎች የምንነሳበት ሁኔታ አለ እና እነኚህ የምንነሳቸው ፎቶዎች ደግሞ በጣም ትዝ የሚሉ የማይረሱ የሆነ ያንን ፎቶ ስናይ የሆነ ትዝ የሚለን ነገር የሚፈጠርበት ሁኔታ አለ፤ እና በጣም ብዙ ፎቶዎች አሉኝ ብዙ ማስታውሾች አሉኝ ብዬ አስባለሁ እና ከብዙ ነገሮች አንፃር ሳይ ፎቶ በጣም ትዝ የሚለኝ ነገር እና ማስታወሻዬ ነው ማለት ነው እና ብዙ ነገሮች ትዝታ የማስቀምጥ የምናስቀምጥበት የምናስቀርበት ነገር ነው ፎቶ ማለት ነው እና በጣም ብዙ ሮቶዎችን የምንነሳበት ሁኔታ አለ እነኚህ ፎቶዎች ደግሞ ተነስተን በብዙ መልኩ የምናነሳበት ሁኔታ አለ እኔ የምነሳበት ቦታ ሁኔታ ይኖራል ፎቶ በጣም ደስ የሚል ነገር ነው የሆነ ሰዓት ያሳለፍነውን ታሪክ ለምሳሌ የሆነ ልደት የልደት ቀን ቢኖር ያን የልደት ፎቶ ካነሳነው ያ የልደት ጊዜ ያን ፎቶ ባየን ጊዜ ሁሌ ያ ያ ያ ሁኔታ ወደ አእምሮአችን ይመጣል ማለት ነው፤ እና ከዛ አንፃር ስናየው በጣም በብዙ መልኩ ይሄ ትዝታ አብሮን ይኖራል ማለት ነው። እኛ ያን ፎቶ ባየን ቁጥር ትዝ የሚለን ነገር ምንድነው ያ የተነሳነው ፎቶ ነው ማለት ነው፤ እና በብዙ መልክ ስናይ የብዙ ትዝታዎች ይኖሩታል እዛ ነገር ላይ ያንን ነገር በመነሳታችን ማለት ነው፤ እና ፎቶ ማንሳት በጣም እወዳለሁ በጣም ብዙ ፎቶዎችን ተነስቻለሁ አንስቻለሁ የሚለውን ነገር ማንሳት እፈልጋለሁ። እንዲሁ ደግሞ በተለያዩ ፕሮግራሞች ይኖራሉ ለምሳሌ የተለያዩ የሰርግ ስነ ስርዓቶች ለምሳሌ በሚካሄዱ ጊዜ ካሜራ ማን ይኖራል እነኛን ፎቶዎች አሪፍ አድርጌ አነሳለሁና በማነሳ ጊዜ ያ ነገር ምንድነው ያ ፎቶ ትዝታ ነው በቃ ያንን ቪዲዮ ስናይ የእከሌ ሰርግ እኮ እንደዚህ ነበር። እከሌ እንደዚህ ነበር ያገባው። እንደዚህ ያምር ነበር። እንደዚህ ነው በጣም ምርጥ ፎቶ ነው። እያልን የምናነሳበት ሁኔታ ይኖራል እና ከብዙ ነገሮች አንፃር ስናይ በጣም ብዙ ፎቶዎችን ማንሳት እወዳለሁ ማለት ነው። እና እነኚህ ፎቶዎች ደግሞ አንዳንዴ ለብዙ ነገሮች ይጠቅሙናል ማለት ነው። በብዙ መልኩ ይጠቅሙናል እነኚህን ፎቶዎች በአግባቡ የምንጠቀምበት ሁኔታ ይኖራል ማለት ነው፤ እና እነኚህ ፎቶዎች በሚገባ ነው የምትጠቀመው የሚለውን ነገር ማንሳት እፈልጋለሁ፤ እና "ፎቶ ማንሳት እወዳለሁ ወይ?" አዎ በሚገባ ነው የምወደው የሚለውን ነገር አጽህኖት መስጠት እፈልጋለሁ ማለት ነው፤ እና በጣም ብዙ ፎቶዎችን ማንሳት እወዳለሁ ማለት ነው። እንደ አጠቃላይ እና እነኚህ ፎቶዎች ደግሞ በብዙ መልኩ የምወዳቸው ፎቶዎች ናቸው ማለት ነው እና ፎቶ ማንሳት በጣም ነው የምወደው የሚለውን ነገር አጽኖት መስጠት እፈልጋለሁ። እና እነኚህን ፎቶዎች በአግባቡ በማንሳት የተለያዩ ነገሮችን ትዝታዎችን መፍጠር እንችላለን፤ ማስታወሻዎችን ታሪኮችን ማስቀረት እንችላለን። አንዳንድ ታሪካዊ የሆኑ ነገሮችን ዛሬ በቀላሉ ፎቶ በማንሳት እምናስቀርበት ጊዜ ተፈጥሯል። ስለዚህ ከዛ አንፃር ስናይ በጣም ልዩ ነገሮችን ህይወታችን ውስጥ ያለፉ ልዩ ትንይንቶችን ፎቶ ማንሳት ማስቀረት እንችላለን የሚለውን ነገር አጽንኦት መስጠት እፈልጋለሁ እና ከብዙ ነገር አንፃር ያው ፎቶ ማንሳት በጣም እወዳለሁ የሚለኝን ነገር የሚለ እወዳለሁ የሚለውን ነገር ማንሳት እፈልጋለሁ ማለት ነው እና በጣም ብዙ ፎቶዎችን የማንሳት እድሉም ነበረኝ በጣም ብዙ ትውስታ ሊጭሩ የሚችሉ ፎቶዎች በእጄ ላይ ይገኛሉ እና እነኚህ ፎቶዎች በአግባቡ ነው የምይዛቸው በአግባቡ እጠቀምባቸዋለሁ በአግባቡ ዘና እልባቸዋለሁ የሚለውን ነገር ማንሳት እፈልጋለሁ፤ እና ፎቶ ማንሳት በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ ማለት ነው እንደ አጠቃላይ እና እነኚህ ፎቶዎች ደግሞ በጣም ተቃሚም ሊሆኑ ይችላሉ ወይም ደግሞ በአንዳንድ መልኩ ያን ያህልም እንትን የማይሉ ዋጋ የማንሰጣቸው ፎቶዎች ሊሆኑ ይችላሉ ግን እንደ አጠቃላይ ፎቶ ማንሳት በጣም እወዳለሁ የሚለውን ነገር ማንሳት እፈልጋለሁ። እንደ ማጠቃለያ ማለት ነው።

የስራ ጊዜው እንዴት ነው የሚል ነገር አለ ያው የስራ ጊዜ ይለያያል የስራ ጊዜ ያው ይለያያል የተለያዩ የሚለያይበት ሁኔታ አለ። የስራ ጊዜ ማለት ነው። እና የስራ ጊዜ። ለምሳሌ ቀን ቀን የሚሆንበት ሁኔታ ይኖራል። ማታም የሚሆንበት ሁኔታ ይኖራል እና ፈረቃ አለው ቀን ቀን የሚሆንበት ጊዜ ማታ ማታ የሚሆንበት ጊዜ ይኖራል ማለት ነው። እና ምንድነው ይሄ ልዩነቱ? ቀን ቀን የምናድር የምናድር ቀን ቀን ቤት። ጠዋት ሁለት ተኩል እንገባለን። ከዛ በኋላ ስድስት ሰዓት ተኩል እንወጣለን ከዛ ሰባት ሰዓት ተኩል እንመለሳለን ከዛ አስራ አንድ ሰዓት ተኩል እንወጣለን እና ይሄ በቋሚነት የማንኛውም መስሪያ ቤት ህጋዊ የሆነ አካሄድ ነው። እና የስራ ጊዜ እንደዚህ ነው የሚሄደው ማለት ነው። እና ከዛ አንፃር ስናየው በዛ መንገድ ነው የምሄደው ማለት ነው። እና ይሄ ይሄ ደግሞ በዚህ ውስጥ ደግሞ የተለያዩ ስራዎችን እንሰራለን ገብተን። ጠዋት በምንገባበት ሰዓት የተለያዩ ኬዞች ይኖራሉ የሚሰሩ ሊኖሩ ይችላሉ ብዙ እንትን የምናደርጋቸው ኬዞች ይኖራሉ ማለት ነው። እና እነኚህ ኬዞች አሪፍ አድርገን መስራት አለብን እንትን ማለት አለብን የሚለውን ነገር ማንሳት እፈልጋለሁ። እና የስራ ጊዜ እንደዚህ ይሄንን ይመስለናል ማለት ነው። እንደ አጠቃላይ እና የስራ ጊዜ አሪፍ አድርጌ። እና የምሰራው የሚለውን ነገር አጽኖት መስጠት እፈልጋለሁ እና የስራ ጊዜያችን ይለያያል የስራ ጊዜ የሚለያይበት ሁኔታ አለ። እንዴት ነው ብለህ ከጠየቅከኝ? ያው የሚለያይበት ሁኔታ አለ አንዳንዴ ቀን የሚሆንበት ጊዜ አለ አንዳንዴ ጊዜ ማታ የሚሆንበት ጊዜ አለ። እና ቀን የሚሆንበት ጊዜ ምንድነው? እናኝ ቅድም ያነሳኋቸው ሰአቶችን ይወስናል ማለት ነው። እና ማታ ሆኖ ሰዓት ደግሞ ከ አስራ አንድ ሰዓት ተኩል ጀምረን እስከ ጠዋቱ ሁለት ሰዓት ተኩል የሚሆነው። የምንሰራበት ቦታ የምንቆየው ማለት ነው እና ይሄን ሰዓታችን አክብረን እዛ ቦታ ላይ እንቆያለን ከዛ በኋላ መስራት ያለብን ስራዎች በሙሉ እንሰራለን ማለት ነው። እና በብዙ አንፃር ይሄንን የመሰለ ይሄንን በሚመስል ሁኔታ ነው የምናሳልፈው ማለት ነው። የቀን የምሽት የምሽት አዳራችንም በዚህ ውስጥ የተለያዩ ስራዎችን እንሰራለን። ምሽት ምናድር ሰዓት አዳሪ በሆንን ሰዓት ስራዎችን እየሰራን ጊዜያችንን እናሳልፋለን ማለት ነው። እና ከብዙ ነገሮች አንፃር ስናየው በጣም የተሻለ ነገሮችን የመስራት እድሉ ይኖረናል እነኚህ ስራዎች ደግሞ በአግባቡ መስራት አለብን የሚለውን ነገር አጽእኖት መስጠት እፈልጋለሁ። መስራት ያለብን ነገር በአግባቡ መስራት ስላለብን በሰአታችን ገብተን በሰአታችን ነው የምንወጣው ማለት ነው። ያው እንደ አንድ መንግስት ተቀጣሪ። መስራት ያለብኝ እያንዳንዱ ነገር በራሴ እንትን እያልኩ ነው የሰራሁ ያለሁት ማለት ነው። እና እነኚህ ስራዎችን በተቻለኝ አቅም እየሄድኩባቸው ያለው ሁኔታ አለ። እና በጣም በጥልቀት ነገሮችን መማር ያስፈልጋል። መስራ እኔም ጊዜም አሪፍ ቆይታ ማድረግ እየሞከርኩኝ ነው። በምችለው አቅም ነገሮችን አሪፍ አድርጌ ለመስራት እየሄድኩበት ያለው ርቀት በጣም ረጅም ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና የስራ ጊዜ በጣም አሪፍ የስራ ጊዜ ነው እያሳለፍኩ ያለሁት እንደተቆየን በጣም አሪፍ የሆኑ ስራዎችን እየሰራሁ እገኛለሁ። አሪፍ የሆኑ አሪፍ የሆኑ ስራዎችን እየሰራሁ እየተጓዝኩ ያለሁበት ሁኔታ አለና በብዙ ወንገድ በብዙ መንገድ ስናየው በጣም ነገሮችን እያሻሻልን እየሄድንበት ያለነው ሁኔታ አለ። እና የስራ ጊዜም በጣም አሪፍ ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ከብዙ ነገሮች አጻር ስናይ ስራ ጊዜዬን አሪፍ አድርጌ ነው እያሳለፍኩ ያለሁት። እና በብዙ መልኩ እነኚህን የስራ ጊዜዎች ደግሞ በሚገባ ተጠቅሜ ውጤታማ ስራዎችን ለመስራት እየሄድኩ እገኛለሁ ማለት ነው። እና በተቻለኝ አቅም ስራ ጊዜን በአግባቡ ሆኖ ለማስኬድ ነው የምሞክረው ማለት ነው። ያው በተለይ ተግዳሮቶች ይኖራሉ በስራ ላይ የሚገጥሙ ተግራሮቶች ይኖራሉ መውደቅ በነሳቶች ይኖራሉ እና እነኚህን ሁሉ አልፈን ለመኖር የግድ ስራ መስራት አለብን። ስለዚህ ስራችንን በአግባቡ እየሰራን እየሰራሁ ውጤታማ ለመሆን እየታገልኩ ደፋ ቀና እያልኩ ያለሁበት ሁኔታ ነው ያለው። በብዙ መልኩ ደግሞ መስራት ያለብኝን ስራ መስራት እንዳለብኝ ይሰማኛል እያንዳንዷ ነገር ዋጋ አላት። እና ስራ ደግሞ ከምንም ነገር በላይ ነው ስራ ነው የሚያኮራው ስራ ነው። ሰው ሰው የሚያስበለውና ስራዬን በአግባቡ በጥሩ ሁኔታ ለመስራት። እና ደፋ ቀና እያልኩ ያለሁበት ሁኔታ ነው ያለው። እና ስራ ከምንም ነገር በላይ በጣም መሰረታዊ ነገር ነው ብዬ አስባለሁ። ከነገሮች ነገሮችን የምናይበት አንፃር ስራችንን በአግባቡ የምንሰራባቸው ነገሮች በጣም ሰፊ ናቸው። እና እኔም በምችለው አቅም ስራ ስራ ጊዜን በአግባቡ እየተጠቀምኩ እገኛለሁ። እና በጣም ጥሩ በሆነ ሁኔታ የስራ ጊዜየን እያሳለፍኩ ነው የምገኘው ማለት ነው። እና የስራ ጊዜው እንዴት ነው የሚለው በጣም አሪፍ የስራ ጊዜ እያሳለፍኩ እገኛለሁ። ቀንና ማታ የምሰራባቸው ሁኔታዎች ይኖራል ሁለቱንም የተፈራረቅን ልሰራ እችላለሁ። አንዳንዴ ማታ አደረን በማግስቱ የማንገባበት ሁኔታ ሊኖር ይችላል ነገር ግን ከሞላ ጎደል ስራዬ ይሄንን ይመስላል ማለት ነው። እንዴት ነው የሚለው ጥያቄ? ይሄን በመሰለ ሁኔታ ነው የስራችን አካሄድ የሚሆነው እና ስራ ከምንም ነገር በላይ አስፈላጊ ነው። የስራ ጊዜንም ጥሩ ቆይታ አድርጌ ለማለፍ የምችለውን ነገር እያደረኩ ነው ማከናወን ያሉብኝ ነገሮች ደግሞ በሚገባ እያከናወኩ ነው የሚለውን ነገር አጽእኖት መስጠት እፈልጋለሁ ማለት ነው። እንደ አጠቃላይ

የዝናብ ውሃ ትሰበስባለህ የሚል ነገር አለ? የዝናብ ውሃ አዎ የምሰበስብባቸው ሁኔታዎች አሉ። በተለያየ ጊዜ የዝናብን ውሃ እሰበስባለሁ። እነኚህ ዝናብ ውሃ ደግሞ ለብዙ ነገሮች የምጠቀምበት ሁኔታ አለ የሚለውን ነገር ለማንሳት እፈልጋለሁ። ምክንያቱም እጽዋትን ለማልማት ሊሆን ይችላል። ትልልቅ የውሃ ኩሬዎችን። ኩሪዎችን ቆፍሮ እዛ ውስጥ ውሃ እንዲያቁር ለማድረግ ሊሆን ይችላል። ወይም ደግሞ በተለያየ መንገድ ከፍተኛ የሆነ የዝናብ ውሃ የምናቁርበት ሁኔታ አለ ማለት ነው። እና ከፍተኛ የሆነ ዝናብ ሁኔታ አቁራለሁ። ከፍተኛ የሆነ ዝናብ በመጠቀም ውሃን የምሰበስብበት ሁኔታ አለ። ምክንያቱም ዝናብ በሚኖር ጊዜ ብዙ ውሃ ከፍተኛ የሆነ ጎርፍ ይኖራል። ያንን ውሃ ደግሞ በተቻለ አቅም በተለያየ መንገድ የምንሰበስብበት ሁኔታ ይኖራል። ይሄንን የምንበስበው ውሃ በምንድነው? በተለያዩ ትልልቅ ሮቶዎች ሊሆን ይችላል የትላልቅ ገንዳዎች ሊሆን ይችላል ትላልቅ ጃኒካዎች ሊሆን ይችላል። እሰበስብና ግማሹን ለቤት ልንጠቀም እንችላለን። ትልቅ የውሃ ታንከሮች ደግሞ መሬት ጉጓዶችን ደግሞ ቆፍረን እዛ ውስጥ ደግሞ የምናጠራቅምበት ሁኔታ ይኖራል ማለት ነው። እና እነኚህ ነገሮች ደግሞ ከፍተኛ ጥቅም ላይ ይውላሉ። ይሄን ውሃ ወደ ተለያዩ መስኖ መጠቀም ወደ ውሃ ወደሚያስፈልጋቸው እጽዋቶች በበጋ ክረምት ለምሳሌ ዝናብ የሚዘንበው አለ የሚታወቀው ክረምት ነው። አይደለ በዚህ በክረምት ጊዜ ዝናብ በሚዘንብ ሰዓት ያንን ዝናብ ውሃ ደግሞ በአግባቡ አቁርን ወደሚፈለገው ቦታ ለማድረስ የግድ ዝናብ ያስፈልገናል ማለት ነው። እና ይህን ዝናብ ውሃ ደግሞ በሚገባ ሰብስበን የምንጠቀምበት ሁኔታ አለም የሚለውን ነገር ማንሳት እፈልጋለሁ። እና የዝና ውሃ በሚገባ ነው የምሰበሰበው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና የዝናብ ውሃ እሰበስባለሁ ሰብስቤ ደግሞ ያን ለጥቅም ማውልበት ሁኔታ ይኖራል ማለት ነው። እና አንዳንዴ ምንድ? ነው የተለያዩ ቆርቆሮ የቆርቆሮ ውሃ መጠቀም የምሰበስብበት ሁኔታ ይፈጠራል። እና ያ የቆርቆሮ ውሃ ደግሞ ምንድነው? ጥቅሙ ውሃ ሰብስበን እዛ ውስጥ እንዲያቁር እናደርጋለን። ከዛ በኋላ ያን ያቆረ ውሃ ደግሞ በተለያየ አገልግሎት እንጠቀመዋለን ማለት ነው። እና በብዙ መልኩ የዝናብ ውሃ እሰበስባለሁ። ያንን ውሃ ደግሞ ከፍተኛ ሁኔታ የምጠቀምበት ሁኔታ አለ ማለት ነው። እና የዝናብ ውሃ ብዙ ጊዜ ሰብስበን የምንጠቀምበት የተለያየ አይነት ሁኔታ ይኖራል። ለምሳሌ በሮቶ የምናጠራቅመው ከቁርቁሮ ላይ ዝናብ ሲዘንብ አብዛኛው ጊዜ ያው ክረምት ላይ ነው የዝናብ ውሃ የሚዘንበው አብዛኛው ወደ እኛ አካባቢ ላይ ክረምት ላይ እንደመሆኑ ይታወቃል። እና ክረምት ላይ ከምናደርጋቸው ነገሮች አንዱ የዝናብን ውሃ መሰብሰብ ነው። እና የዝናብ ውሃ ደግሞ በሚዘንብ ጊዜ ከፍተኛ የሆነ ቆርቆሮ ቆርቆሮ ቤት ካለ በዛው ቆርቆሮ ላይ አሸንዳ ይሰራና ወደ አንድ ቦታ እንዲፈስ ይደረጋል። ከዛ በኋላ የውሃ ከፍተኛ እጥረት ያለበት ቦታ ላይ በሮቶ ይቀዳል ትልቅ ሮቶ የሚባለው ወይም የውሃ ታንከር ሚባል አለ እዛ ውስጥ እንዲጠራቀም ይደረግና ያንን ውሃ ለተለያየ ለቤት አገግሎት ሊሆን ይችላል። የተለያዩ ነገሮችን እንጠቀምበት እንችላለን እና በብዙ መልኩ የውሃ ታንከሩን ትጠቀምበታለህ ማለት ነው። እና ይሄ ደግሞ ከፍተኛ የሆነ ጠቀሜታ አለው። የሚለውን ነገር ማንሳት እፈልጋለሁ ማለት ነው እና የዝናብ ትሰብስባለህ ወይ? የሚገባ እሰበስባለው ከዛ በኋላ እዛ ውስጥ የምንጠቀምበት ሁኔታ አለ ማለት ነው። እና ይሄን ዝናብ ውሃ በተለያየ መልኩ የምጠቀምበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ይሄን ውሃ ደግሞ ተለያዩ እጽዋቶችን ልንጠቀም እችላለን ወይም ደግሞ ለሆነ ሆነ ነገር እንጠቀመዋለን ማለት ነው። እና ይሄ በአንዳንዴ ደግሞ ቤት ውስጥም የውሃ እጥረት በሚኖርበት አካባቢ ያንን ውሃ ልጠቀም ለቤት አንዳንድ ምግብ ለማብሰል ሊሆን ይችላል። የተለያዩ እንጀራ ለመጋገር ሊሆን ይችላል የተለያዩ ዳቦ ለመስራት ለመድፋት ሊሆን ይችላል ወይን ደግሞ ለብዙ ነገር እንጠቀመዋለን ማለት ነውና ይህን የዝናብ ውሃ በብዙ ጊዜ የምንጠቀምበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለው። እንደውም እፅዋቶችም ከፍተኛ በበጋ ሁል ጊዜ ዝናብ እንደማይገኝ ይታወቃል። እና ትልልቅ ታንከሮች በመስራት ያ ውሃ እንዲታቆር በማድርግ ያንን ዝናብ እንዲዘንብ ሲዘንብ በሚዘንብበት ጊዜ ያንን በጎርፍ የመጣውን ውሃ ወደ አንድ ቦታ በመክተት በተሻለ መልኩ ብዙ ነገሮችን ማድረግ እንችላለን። ይህን ውሃ እንትን ብለን ሰብስበን አንድ ቦታ እንዲከማች በማድረግ ብዙ ነገሮችን ማስተካከል እንችላለን። ብዬ አስባለው እና ከዛ አንፃር የዝናብ ውሃ በሚገባ ነው የምሰበስበው የሚለውን ነገር ማንሳት እፈልጋለሁ። እና የዝናብ ውሃ ብዙ ጊዜ በጣም ብዙ እሰበስባለሁ ያን ውሃ ደግሞ ሰብስቤ ለምፈልገው ነገር እጠቀምበታለሁ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ያው የዝናብ ውሃ በተለያየ መልኩ በተፈጥሮ የሚገኝ እንደመሆኑ መጠን የተለያዩ ብክለት ሊኖርበትም ይችላል። አየሩ እንትን ከሆነ ደግሞ አሪፍ የሆነ ዝናብ ውሃ ንጽህና ያለው ለምግብነት የሚያገለግል የዝናብ ውሃ ልናገኝ እንችላለን ማለት ነው። እና የዝናብ ውሃ በሚገባ እሰበስባለሁ የሚለውን ነገር ማንሳት እፈልጋለው። የዝናብ ውሃ ሰብስበን ለብዙ ነገር እንጠቀማለን ያው እንደሚታወቀው አብዛኛው የሀገራችን ህዝብ በዝናብ እንደሚጠቀም እናውቃለን። እና እህም ዝናብ ተኮር ያደረጉ ግብርናዎች በምሰራበት ጊዜ ዝናብ በመጠቀም ነው ምሰራውና እና ከዛ አንፃር የዝናብ ውሃ በሚገባ ነው የምጠቀመው የሚለው ነገር በከፍተኛ ሁኔታ ማንሳት እፈልጋለው። እና የዝናብ ውሃ የምሰበስብበት ሁኔታ በብዙ መልኩ አለ የሚለውን ነገር ማንሳት እፈልጋለው ማለት ነው። እና ይህን የዝናብ ውሃ በአግባቡ ብንጠቀም የተሻለ ውጤት ማምጣት እንችላለን ብዬ አስባለሁ። በብዙ መልኩ የዝናብ ውሃ እንጠቀማለን የሚለውን ነገር ደግሞ አጽኖት የምሰጠው ነገር ነው ማለት ነው። እንደ አጠቃላይ የዝናብ ውሃ በሚገባ እንጠቀም የሚለው ነገር በሰፊው ማንሳት እፈልጋለሁ። የዝናብ ውሃ የምሰበስብበት ሁኔታ አለ አንዳንዴ ደግሞ እንደዚሁ በጎርፍ መልኩ ለአትክልት የምሰጥበት ሁኔታ አለ

ማህበራዊ ሚዲያ ትጠቀማለህ? የሚል ነገር አለ ያው ማህበራዊ ሚዲያ በሚገባ ነው የምትጠቀመው በጣም ብዙ ማህበራዊ ሚዲያዎች እንዳሉ እናቃለን እና እነዚህ ማህበራዊ ሚዲያዊ ደግሞ በሚገባ መጠቀም የምጠቀምበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለው እና በቪዲዮዬ በብዙ መልክ ነው የምንጠቀምባቸው የተለያዩ ጠቀሜታዎች አላቸው። እና እነኚህን ጠቀሜታዎች ደግሞ ማህበራዊ ሚዲያ በብዙ መልክ ይጠቅመናል የሚለውን ነገር ማንሳት እፈልጋለው። ለምሳሌ በጣም አብዛኛው ሰው የሚጠቀመው የሚጠቀመው ፌስቡክ የሚጠቀም ሰው አለ አብዛኛው ማህበራዊ ሚዲያዎች ውስጥ እኔም እጠቀማለሁ ማህበራዊ ከማንችል ማህበራዊ ፌስቡክ በጣም ብዙ ነገሮችን አቃ ለመሸጥ ከፈለግን በቀላሉ እንሸጥበት የምንችልበት ነገር አለው ማስታወቂያ ከፈለግን ማስታወቂያ ምለቅበት ሁኔታ ይኖራል። ምንፈልገው ነገር በቀላሉ መልቀቅ አንችላለን። እና ዛሬ ለቅን ደግሞ ደንበኛ መፈልግ የምንችልበት ሁኔታ አለ የሚለው ነገር ማንሳት እፈልጋለው ሲቀጥል ደግሞ ምንድነው? ቀጣይ ማህበራዊ ሚዲያ ምንድነው? የዩቲዩብ ሚዲያ አላደርግ ከዛ ሲቀጥል ዩቲዩብ ደግሞ ከፍተኛ የሆነ ጥቅም ያለው ማህበራዊ ሚዲያ ነው የዩቲዩብ ማህበራዊ ዩቲዩብን ጥቅም ስናነሳ ከዚህ እስከዚህ የሚባል ነገር አለ በጣም ሰፊ የሆነ ጠቀሜታ አላቸው ማለት ዩቲዩብን የሚጠቀሙት በጣም ብዙ ጥቅሞችን የምናገኝበት ሁኔታ አለ ዩቲዩብ ሰፊ ጠቀሜታዎችን ለማህበረሰባችን እየሰጠ ይገኛል ምለዉን ነገር ማንሳት እፈልጋለው። እና ይሄ ማህበራዊ ሚዲያ ደግሞ በጣም ከፍተኛ የሆነ አገልግሎት እየሰጠ ይገኛል ማለት ነው እና ይሄ ማህበራዊ ሚዲያ በሚገባ ነው የተጠቀምንበት ምንገኘው ዘወርቁ የተጠቀምነው ምገኘው እና የዩቲዩብ ማህበራዊ ሚዲያ በጣም ትልቅ ዩኒቨርሲቲ ማለት ነው በጣም ብዙ ነገሮች ተጭነው በዛ ማህበራዊ ሚዲያ ዉስጥ የሚገኙ በጣም ብዙ የሆኑ መረጃዎች ሰነዶች እውቀቶች የተለያዩ ሰዎች ያለሁበት ህይወት ተሞክሮ የህይወት ውጣ ዉረድ የህይወት ስኬት እዛ ላይ ተለጥሮ ምገኝበት ሁኔታ አለና በብዙ መልክ ስናይ አነኚህን ማህበራዊ ሚዲያዎች ከፍተኛ የሆነ ጠቀሜታ አላቸው የሚለውን ነገር ማንሳት እፈልጋለው እና በብዙ መልኩ አንድ ተማሪ ለምሳሌ ያልተገባው ነገር ስለሆነ ትምህርት ይፈልግ በቀላሉ ዩቲዩብ ላይ ገብቶ ያንን መረጃ ማግኘት ይችላል ያንን መረጃ ደግሞ ለሚፈለገው አካል ማድረግ ይቻላል የሚለውን ነገር ማንሳት እፈልጋለው እና በብዙ መልክ እንደየመረጃዉዎ ላይ የፈለገው አካል ሚደርሱበት ሁኔታ ይኖራል ማለት ነው የሚፈልግ ሰው። በቀላሉ ከዩቲዩብ ላይ በመፈለግ መረጃዎችን እንደ ዳታ ይዞ እንደ ሰነድ ሰነዷ እንድ ቦታ አስቀምጦ የሚፈልገውን ነገር በየቀኑ እያወጣ መጠቀም ይችላል የሚለውን ነገር ማንሳት እፈልጋለው። እና ይሄ ደግሞ በጣም ጥሩ ነገር ተቀሜታው በብዙ መልክ በጣም ብዙ መረጃዎችን በቀላሉ መያዝ እንችላለን። እነኚህ የያዝናቸው መሪው ደግሞ ቀላሉ ላይ የሚፈለገው አካል ማድረስ እንችላለን ብዬ አስባለሁና በብዙ ነገሮች አንፃር ስናይ ዩቲዩብ በጣም ጠቀሜታው የሌለ ነው ብዬ በጣም ሰፊ ጠቀሜታ አለው የሚለውን ነገር ማንሳት እፈልጋለው። ምክንያቱም ከነገር ውጪ አንፃር ስናየው ከዚህ እስከዚህ ብሎ ነገር አይደለም ጠቀሜታው በጣም ሰፊ የሆነ ጠቀሜታ ነው ያለው ዩቲዩብ ማለት ነው እና ይሄን ሁሉ ጠቀሜታ ደግሞ ወደ መሬት አውርደን ወደ ውጤት ለመቀየር የግድ ምን ያስፈልጋል እውቀት ያስፈልገናል እና ይሄ ማህበራዊ ሚዲያ በጣም ሰፊ ጠቀሜታዎችን አየሰጠ ይገኛል ሲቀጥል ደግሞ ወደ ጎግል ጎግል ላይ ስናነሳ የምንፈልገውን መረጃ በቀላሉ መዳሰስ እንችላለን በቀላሉ መፈለግ እንችላለን ስለ ሪሰርች ስለ ጥናት ሊሆን ይችላል ስለ ምርምር ስለ ጤና ስለ ፈለግነው ሁሉ ነገር ማግኘት ይቻላል በቀላሉ ጎግል ላይ ማለት ነው። እና ይሄ ነገር ደግሞ ከምንም ነገር በላይ በጣም አስፈላጊ ነገር ነው ብዬ አስባለው በቀላሉ ነገሮችን ተገናዝቦ አመዛዝኖ አሁን መፈለግ መቻል የለም ውጤት ማምጣት መቻል ትልቅ ነገር ነው እና እነኝህ ማህበራዊ ሚድያዎች በብዙ መልኩ በ የምንጠቀምበት ሁኔታ በጣም ሰፊ ነው የሚለውን ነገር ማንሳት አፈልጋለው እና በሌላ አንፃር ደግሞ የተለያዩ ትግል ቴሌግራም ለምሳሌ በማህበራዊ ሚዲያዎች በጣም ነው የምወደው። እና ቴሌግራም በሚገባ ነው የምጠቀው ትምህርትን በአግባቡ የምንማርበት የዩቲዩብ ቻናል ቴሌግራም ነው ቴሌግራም ላይ በጣም ብዙ ነገሮችን የመማር አድሉ ነበረኝ አነኚን ትምርቶችም ደግሞ በሚገባ ተምሬ ለውጤት አየሄድኩበት ያለው በሁኔታ አለ ውጤት ለማምጣት እየታገልኩ ደፋ ቀና እያልኩበት ያለው ሁኔታ አለ ነገር ግን እነኚን ሁሉ ማህበራዊ ሚድያው በመጠቀም የተሻለ ማድረግ አንችላለን የተሻለ ምናገኝ አንችላለን። የተሻለ ምርታማ መሆን የተሻለ ውጤታማ መሆን ይችላል ብዬ አስባለው እና ማህበራዊ ሚዲያ ለበጎ አላማ ከዋልነው ብዙ ጥቅሞችን አናገኝበታለን ማህበራዊ ሚዲያ ደግሞ ለአልባሌ ለመዝናኛ ብቻ ምንም ደግሞ ጊዜ ለማጥፊያ ብቻ የምንጠቀመው ከሆነ ምንም ዋጋ የለውም ማለት ምንም የሚጠቅመን ነገር የለም ነገር ግን ያንን ዋጋ ሊያወጣ የሚችል ነገር አስቀምጠን ያንን ዋጋ ለማሳካት አየሞከርን ከሆነ በጣም አሪፍ ነው የሚለው ነገር ማንሳት አፈላጋለው በብዙ መልኩ እነኚህ ነገሮች እነኚህ ነገሮች በጣም በብዙ መልኩ ለኛም የሚሰጡት ትምህርት አለና በብዙ መንገድ ብዙ ጠቀሜታዎችን እናገኛለን ከተለያዩ ማህበራዊ ሚዲያዎችን ምለዉን ነገር ማንሳት አፍለጋለው። እና እንደዛውም ደግሞ ጉዳት አለው ከፍተኛ ሰዓት እዛ ላይ የምናባክን ከሆነ ያ ሰዓት ደግሞ የምንፈልገውን ነገር አንትን ማይለን ከሆነ በጣም አስቸጋሪ ነው እና ያንን ነገር ደግሞ ለማግኘት ሲባል የግድ እነኚህ ማህበራዊ ሚዲያዎች

በስራ ስንት ጥሪ ታደርጋለህ የሚል ነገር አለ፣ በስራ ያው የተለያዩ ጥሪዎችን የማደርግበት ሁኔታ ለማንኛውም የስራ የማደርግበት ሁኔታ በተለያየ ሁኔታ የተለያዩ የስራ ጥሪዎችን የማደርግበት ሁኔታ ይኖራል ማለት ነው። እነኚህ ያው በምንሰራ ሰዓት የተለያዩ ስራዎችን ስለምንሰራ ይታወቃል፣ እና እነኚን ስራ በምንስራበት ሰዓት ደግሞ የምንናርጋቸው ጥሪዎች ይኖራሉ። ስልኮች የሚደውሉበት ሁኔታ ይኖራል እና የተለያየ እንደ ሁኔታው የተለያየ ነው ማለት ነው። እና እነኚህ የተለያዩ የ ስልክ ጥሪዎች ደግሞ በአግባቡ ማስተናገድ ያስፈልጋል ብዬ አስባለሁ። ያው እነኚህ የሰልክ ጥሪዎች በማደርግበት ሰዓት ደግሞ ብዙ ነገሮች ይኖራሉ እነኚህ የስልክ ጥሬዎች ደግሞ በሚገባ ማድረግ መቻል ይኖርብኛል ማለት ነው። አንድ ስራ የምንሰራ ከሆነ የግድ እነኚህን ስልክ ጥሪዎች ማድረግ ያስፈልጋል፣ ምክንያቱም እዛ አካባቢ ላንኖር እንችላለን ወይም ደግሞ እዛ አካባቢ በርቀት ልንሆን እንችላለን ስለዚህ የግዴ ስልክ ጥሪህ ማድረግ ይኖርብን ሚችልበት ሁኔታ ሊኖር ይችላል፣ ስለዚህ የግድ ያን የስልክ ጥሪ ደግሞ በሚገባ ማድረግ ይጠበቅብናል ማለት ነው። እና ይሄን የስልክ ጥሪ የምናደርግበት ሰዓት ደግሞ በጣም በብዙ መልኩ ታማሚውም ምንደርሰለት በምን ድርሰለት ሰዓት መድረስ እንችላለን። እኛም ደግሞ እያንዳንዱን ሁሉን ነገር አንድ ሰው ያውቃል ማለት አይደለም፣ የማናውቅበት ሁኔታ ይኖራል የሚያስቸግሩ ነገሮች በሚኖሩ ሰዓት ደግሞ ከእኛ በላይ ላለ ሰው ያንን መረጃ ለማቅረብ ምን ያስፈልጋል፣ የሚያስፈልግበት ሁኔታ ይኖራል ያንን መረጃ ለሚመለከተው አካል ለማቅርብ ደግሞ ለሚያሰፋልገው መስርታዊ ነገሮች ውስጥ አንዱ ምንድነው በሚገባ ያንን ነገር ስልክ ጥሪ ማድረግ ነው ለሚመለከተው አካል። ከእኛ በላይ ላሉ ሀላፊዎች ደግሞ ደውለን የሰልክ ጥሪ የምናደርግበት ሁኔታ ይኖራል እና በቀን ውስጥ ከአምስት እስከ አስር የስልክ ጥሪዎችን አደርጋለሁ። እና በስራ ምክንያት ብቻ ማለት ነው። እና እነኚን የሰልክ ጥሪዎች ደግሞ በአግባቡ ማድረግ ይጠበቅብኛል እያንዳንዱን ነገር ያው ዋጋ የሚያስከፍሉ ነገሮች ይኖራሉ፣ የስልክ ጥሪዎችን ማድረግ የገድ የሚልህ ነገር ይኖራል፣ ምክንያቱም እያንዳንዱ የስልክ ጥሪ አስፈላጊ ነው። ምክንያቱም የስራ ጉዳይ ስከ ሆነ ድረስ የተለያዩ የስራ ጥሪዎችን ነው በማስተናገድ የውዴታ ግዴታ አለብን ብዬ አስባለሁ እና እያንዳንዱን ነገር የስልክ ጥሪ ባግባቡ ማድረግ መቻል አለብን የሚለውን ነገር ማንሳት እፈልጋለሁ እና በጣም ብዙ የ ስልክ ጥሪዎች ላደርግ እችላለው በ ቀን ዉስጥ እንደ ሁኔታው እና እንደ አስፈላጊነቱ ደግሞ ሊያንስም ሊበዛም ይችላል ማለት ነው የስልክ ጥሪ የማደርግበት ሁኔታ። እና የሰልክ ጥሪ በጣም ብዙ ጊዜ የማደርግበት ሰፊ ሁኔታ አለ እነኚህን ነገሮች የስልክ ጥሪዎች ደግሞ በአግባው ተጠቅሜ የምሰራበት እና የስልክ ጥሪም የማመጣበት ሁኔታ ይኖራል ማለት ነው እና ስልክ በጣም የስልክ ጥሪዎችን በጣም የምናደርግበት ሁኔታ ሰፊ ሆኗል። በተለይ ዛሬ ከቴክኖሎጂ ጋር ተያይዞ ስልክን በቀላሉ መጠቀም ስለምንችል ሰው እንኳን ለመፈለግ ከቦታ ቦታ ሄደህ ለመልፈልግ የምንቸገርበት ሁኔታ የለም። በቀላሉ ወይ ስልክ ጥሪ እንደውልና፣ አንደዚ አይነት ነገር አለ ይሄ ይሄን አለ እንዴት ብናርግ ይሻላል? ምን ማድረግ አለብን? የሚለውን ነገር በቀላሉ ለሚመለከተው አካል እናስተላልፋለን ማለት ነው። የሚመረከተው አካል ደግሞ ያንን ነገር አይቶ በተጨባጭ የሚሰጠውን መረጃ መቀበል እንችላለን ማለት ነው። እና የስልክ ጥር ከሌሎቹም ከመልእክት ከመላክ በኩል፣ የተሻለ የስልክ ጥሪ ማድረግ ደግሞ የተሻለው ውጤታማ እንድሆን ያደረገናል። ምክንያቱም ምንድነው ያለው ነገር በተጨባጭ የሚለውን ነገር ማወቅ እንችላለን። ከዛ በኋላ ወደ ቀጣዩ እርምረጃ መራመድ እንችላለን የሚለውን ነገር መሳተፍ እፈልጋለሁ እና በብዙ መልኩ እነኚህን የሰልክ ጥሪዎች ማድረጌ የግድ ይለናል ማለት ነው። እነኚን የስልክ ጥሪ ደግሞ ከሚመለከተው ማንኛውም ሰው ጋር ሊሆን ይችላል ካለቆቻችን ሊሆን ይችላል ወይም ደግሞ ከበታቾቻችን ሊሆን ይችላል ለምሳሌ፣ የስራ ቦታ ላይ ሆነን እኛ ዞር ብለን ከስራ ቦታችን ላይ፣ ከሆነ ቦታ ላይ ቁጭ ብለን ለ ብቻ የምንሆንበት ሁኔታ ታማሚ ሊመጣ ይችላል እና ያንን ታማሚ ደግሞ ለማከም ምን ያስፈልጋል? ያው ሰአቱን አመቻችቶ መገኛት ያስፈልጋል። ሰዓት ደግሞ በአግባቡ ለመጠቀም በቂ የስልክ ጥሪ የስልክ ጥሪዎችን ማድረግ አለብን ማለት ነው። እና በጣም ብዙ የሆኑ የስልክ ጥሪዎችን ላደርግ እችላለሁ፣ ጥሪ ብዙ ጊዜ ልደዋወል እችላለሁ፣ ከነገሮች አንፃር ከነገሮች ሁኔታና አንፃር በጣም ብዙ ጊዜ የምደዋወልበት ሁኔታ የሚፈጠርበት አጋጣሚ ሊኖር ይችላል ማለት ነው እና በተደጋጋሚ ስልክ ሚደወልበት ሁኔታ ይኖራል ነገር ግን ይሄንን ሁሉ ጫና ተቋቁመን ደግሞ መስራት መቻል ደግሞ ትልቅ ነገር ነው። እና በጣም ብዙ ጥሪዎችን ማስተናገድ መቻል አለብን፣ እያንዳንዱን ሰው መቼም እዚህ ማንም ወርዶ አይመጣም እና ነገር ያው ያለውን ነገር መጀመሪያ ማወቅ ያስፈልጋል ማለት ነው እና ብዙ ብዙ ጥሪዎችን አደርጋለሁ እንደየሁኔታው ይለያያል እንጂ በእኛ የቀኑ የነሱም የብዛት ልዩነት ሊኖረው ይችላል እንጂ፣ ነገር ግን በብዙ መልኩ የተለያዩ የስልክ ጥሪዎችን ማድረግ የተለመደ ነው ማለት ነው። በጣም ብዙ የስልክ ጥሪዎችን ማረግባቸው ሁኔታዎችም አሉ የሚለውን ነገር ማንሳት እፈልጋለሁ እና እነኚህ የ ስልክ ጥሪዎች ደግሞ በጣም ጠቃሚና አስፈላጊ ነገር እንደመሆናቸው እነኚህ የስልክ ጥሪ በአግባቡ ማንሳት መቻል አለብን መግባባት የምፈልገውን መልእክት በቀላሉ ማስተላለፍ እንችላለን ማለት ነው እና እነኚህ መልእክቶች በአግባቡ መልእክት መያዝ እንድንችል በቃ እንደዛ ማድረግ እንችላል ነገር ግን፣ እነኚህን የ ስልክ ጥሪዎች ደግሞ የማይኖረው ከሆነ ስራ ለመስራት የሚያስቸግር ሁኔታ ይኖራል እና እናኚን ጥሪዎች በማድረግ ስራችንን ማቀላጠፍ እንችላለን ቴክኖሎጂ ያመጣልን አንዱ ነገር የስልክ ጥሪ ነው። እሱን ደግሞ በ እግባቡ ከተጠቀምክ ተማማለህ ማለት ነው እንደ አጠቃላይ ብዬ አስባለሁ።

የትኛው ወቅት ትወዳለህ? የሚል ነገር አለ ያው የምንወዳቸው የተለያየ ወቅቶች ይኖራሉ እነኛ ወቅቶች ደግሞ የተለያዩ ተግባራትን የምናከናውንባቸው ወቅቶች እንደመሆናቸው መጠን የምንወዳቸው ነገሮች ይኖራል ምክንያት ይኖርናል ማለት ነው። አንዱ ወቅት ለመውደድ። የሆነ ራሱን የቻለ ምክንያት ይኖርናል ዝም ብለን አንዱ ወቅት እንወዳለን ማለት አንችልም። ይሄን ወቅት ለመውደድ ይሄ ምክንያት አለኝ ይሄን ወቅት ለመውደድ ደግሞ የሆነ ምክንያት ይፈልጋል እያንዳንዱ ወቅት ለመውደድ ማለት ነው። እና። ይሄን ወቅት ምንወደው በተለያየ ምክንያት ነው። በተለያየ ነገሮች ምክንያት ይሄን ወቅት እንወዳለን ማለት ነው እና። በተለያየ መንገድ የምንወዳቸው ወቅቶች ይኖራሉ። ለምሳሌ እነኝህ ወቅቶች ለመውደድ የምናደርጋቸው ነገሮች አንዱ ለምሳሌ በጋ ይኑራል ክረምት ጸደይ ብላጊ የምንለው ነገር ይኖራል። እና እነዚህ ወቅቶች ደግሞ የምንወድበት ራሱን የሆነ ምክንያት ይኖረናል። ለምሳሌ ክረምት በሚሆን ጊዜ አንዳንድ ሰው የሚጠላበት ሁኔታ ይኖራል። ክረምት በሚሆን ጊዜ እንደሚታወቀው ያው ከፍተኛ የሆነ ዝናብ ይኖራል በቃ ከፍተኛ የሆነ ዝናብ ዶፍ የሆነ ዝናብ ይኖራል። ከዛ ጭቃ ይኖራል። ከዛ በጣም አስቀያሚ የሆነ ጊዜ ነው የሚመስለው ክረምት ጊዜ ማለት ነገር ግን። ዝናቡ በብዙ መልክ እጽዋቶች እንዲያብቡ አታ የተዘራው አዘርት እንዲበቅል እንዲለማው ምናምን እንዳለ የሚያደርገው ነገር ምንድነው? ክረምት ነው የክረምት ዝናብ ከምንም ጊዜ በላይ ወቅቶች ውስጥ በጣም ጠቃሚ የምንለው የክረምት ወቅት ነው ማለት ነው። እና ይሄ ወቅት በጣም ደስ የሚል ሰው አለ በጣም ደግሞ የሚደብረው ሰው አለ። ይሄ ወቅት ለአንዳንድ ሰዎች በጣም ውይ መጣልህ ደግሞ ይሄ ብርዱ ይሄ ጭቃው ይሄ እንደዚህ ምናምን የሚሉ ሰዎች ይኖራሉ። አንዳንድ ሰው ደግሞ አይ እኮ በጣም አሪፍ ነገር ነው እንዴ? እንዴት እንደዚህ በጣም ልማት ነው። እንደውም ደግሞ በጣም ገበሬውን አንድ ገበሬውን በክረምት ወቅት ዝናብ ባይኖር ነው የሚደነግጠው እንጂ ዝናብ ቢኖር ምንም የሚደነግጠው ነገር የለም በጣም ደስተኛ ነው የሚሆነው። ምክንያቱም ህይወቱ ከዛ ከክረምት ከዝናብ ጋር የተያያዘ ነገር ነው። በቃ ሙሉ መላ ነገሩን የሰጠው ለዛ ለዝናብ ለክረምት ነው። እና ይሄን ክረምት ደግሞ ለማለፍ የግድ ጠንካራ መሆን አለበት። ክረምቱ ላይ ያንን በጭቃ ውስጥ ሲያልፍ ነው ውጤታማ የሆነ ነገር የሚሰራው ማለት ነው። ውጤታማ የሆነ ነገር ለመስራት ደግሞ በክረምት ውስጥ ማለፍ አለበት በጭቃ ውስጥ ማለፍ አለበት በዶፍ ውስጥ ማለፍ አለበት የግድ ነው። ነገር ግን አንዳንድ ሰው ወይ ደግሞ ምነው ከዚህ ባይበላ ቢቀር የሚል ሰው አለ ነገር ግን እንደ ሰው ፍላጎት ነው በቃ። የሰው የስራ ዘርፍ የሚለያይ ለምሳሌ ግብርና ላይ ከሆነ ክረምት ክረምት በጣም አስፈላጊ ነገር እንደሆነ የምንረዳው ያኔ ነው። አሁን ከተማ ላይ ያለ ሰው ይሄን ላይረዳ ይችላል። ነገር ግን ገጠር ላይ ያለ ሰው ይሄን በሚገባ ይረዳል። ምክንያቱም ከተማ ምን አለ ገጠር ምን አለ የሚለውን ነገር አገናዝቶ ስለሚሄድ። በብዙ መልክ እነዚህ ነገሮች ተቀላቅሎ እየሄደ እንደመሆኑ መጠን በብዙ መልክ እነኝህ ነገሮች የምናስኬድበት ሁኔታ አለ ማለት ነው። እና ዝናብ ጊዜ በጣም ብዙ ነገሮች ይኖራሉ ማለት ነው። ክረምቱ ወቅት ላይ ማለት ነው እና ያው ከዛ ሲቀጥል ጸደይ ምንለው ወቅት አለ። ክረምቱ ከባድ የሆነ አሩር የሆነ ከፍተኛ የሆነ ጎርፍ የሆነ ዝናብ። ሲዘንብ ቆይቶ ከፍተኛ የሆነ ዝናብ ሲጥል ቆይቶ ትንሽ ዝናቡ ጋብ እያለ ከላይ ከላይ ትንሽ እያዘነበ ደግሞ ጸዴይ ምንለው ወቅት አለ። ጸዴይ ምንለው ደግሞ ያው ዝናብ አቁሙ አበቦች የሚያፈኩበት። የዘረነው እህል አበባ የምያብብበት በጣም ብዙ አበቦች ደግሞ የሚያምሩበት። ከኢትዮጵያ ምልክት ከሆነችው ኢትዮጵያ ውስጥ ብቻ ከምትገኘው አዳይ አበባ ጀምሮ በጣም አበቦች ዝናቡን በመጠቀም አበባ የሚያብቡበትና ራሳቸውን አጊጠው የሚታዩበት ልዩ የሆነ ጊዜ ነው ብዬ አስባለሁ። የጸደይ ወቅት ማለት ነው የጸደይ ወቅት በጣም የሚያስደስትና ደስ የሚል ጊዜ ነው ብዬ አስባለሁ። በብዙ አንፃር ስመለከተው ማለት ነው። እና የፀይይን ወቅት በጣም አሪፍ አድርጌ ነው የማሳልፈው በብዙ መልኩ ደስተኛ ነኝ። የጸዳይን ወቅት ማለት ነውና ጸደይ ወቅት በተሻለ መልኩ ከሌሎቹ አንፃር ስናየው የፀደይ ወቅት የተሻለ ጠቀሜታ አለው። እና የተሻለ ማራኪነት ያለው ቦታ ብኖር የፀደይ ወቅት ነው ማለት ነው። እና ከሌሎቹ አንፃር ስናየው የፀደይ ወቅት በጣም አሪፍ ነው የሚል ነገር መንሳት እችላለሁ። ሲቀጥል ደግሞ የበጋ ወቅት አለ በጣም ከፍተኛ የሆነ ሀሩር የሆነ ፀሀይ የምወጣበት ምንም አዝማራ ተሰብስቦ በቃ ውቅያ እየተወቃ የሚቆይበት ጊዜ ነው። ከፍተኛ የሆነ ፀሀይ ነው ያለው በቃ ፀሀይ የሚገልጸው አይነት ነገር የለም። የሰው ሀይል ራሱ የለም ማለት ይቻላል። በዚህ በፀሐዩ ምክንያት ማለት ነው። እና ከዚህ አንፃር ስናየው የምወደው ወቅት ያው እንደሚታወቀው ጸደይ ነው። ነገር ግን በጋ ደግሞ በጣም አስከፊው ከባዱ ጊዜ ነው ማለት እችላለሁ። ምንም አረንጓዴ ነገር መሬት ላይ ብዙ የማይታይበት ሁኔታ በጣም ደረቅ አዋራ። እንዲሁም ደግሞ የስንዴ ምናምን ብእር ያለበት ቦታ ነው። እና ከዛ አንፃር ስናነሳው በብዙ መልኩ እነኝህ ነገሮችን በሚገባ እንጠቀማለን ማለት ነው። እነኚህ ነገሮች ደግሞ በጣም አስፈላጊ ናቸው የሚለውን ነገር ማንሳት እፈልጋለሁ። እና ከዛ አንፃር ስናይ የጸደይ የበጋ ወቅት በጣም ከባድ ነው አስቸጋሪ ነው ማለት እችላለሁ። እና ከሌሎቹ አንፃር ስናየው የበጋ ወቅት ደስ የማይል ነው። ከዛ ሲቀጥል ደግሞ የብላጊ ወቅት የምንለው አለ ብላጊ ደግሞ የክረምቱ ከመግባቱ በፊት ዝናብ አየዘነበ ገበሬውን የሚያጠግበት ገበሬውን ተስፋ የሚሰጥበት እህልን የሚዘራበት ጥራጥሬ ምናምን የሚዘራበት እና ለክረምት የሚያዘጋጅበት ጊዜ ነው። ያም ጊዜ ምንም አይልም አሪፍ ነው በአንጻራዊነት ከበጋ